“ምን አይነት የሙቀት መጠን ትመርጣለህ?”ነው የሚለው እንግዲህ ጥያቄው። እኔ የምመርጠው እንግዲህ መጠነኛ የሆነ ሙቀት ያለበት ቢሆን መልካም ነው።ምክንያቱም በጣም ውርጭ ከሆነ ለሰውነታችን መልካም አይደለም። ይቆራርጠናል ይበርደናል በጣም ብርድ ይሆንና ሰውነታችን ብርዱን መቋቋም አይችልም ማለት ነው። ስለዚህ ውርጭ ቦታ ላይ ለመኖር በጣም ከባድ ከባድ ነው። ስለዚህ ከዛ በተ ከዛ ከፍ ስንል ደግሞ ከውርጭ ከፍ ስንል የምናገኘው ምንድን ነው? ቀዝቃዛ ቦታ ነው። ቀዝቃዛ ቦታ ደግሞ በጣም ቀዝቃዛ ከመሆኑ የተነሳ እግራችንን እጃችንን ይኮመታትረናል። ስለዚህ ያንም ለመኖሪያነት መልካም አይደለም። ምክንያቱም በጣም ቀዝቃዛ ስለሆነ እዛ ላይ ለመኖር በጣም ይከብደናል። ስለዚህ ለሰው ልጅ ለመኖር የሚጠ የሚያስፈልገው በጣም ሞቃት ሳይሆን በጣም ቀዝቃዛ ሳይሆን መካከለኛ ሲሆን ሞደ መካከለኛ መካከለኛ ደረጃ ላይ ሙቀቱ ሲሆን የዛኔ ለመኖር መልካም ነውና የዛኔ ምርቶችም ሰብሎችም የሚበቁት መካከለኛ ሙቀት ባለበት ነውና ለሰው ልጅ መልካም ለመኖሪያ ምቹ የሚሆነው መካከለኛ ሙቀት ላይ ያለበት ቦታ በመሆኑ ያንን እኔ እመርጣለሁ ማለት ነው። ከዛ በተጨማሪ ደግሞ ከፍተኛ ሙቀት ያለበት ላይ ብንሆን በጣም ሙቀታማ ቦታ ከሆነ በጣም ያቃጥለናል በጣም እኛም ፀሃዩን መቋቋም አንችልም። በጣም ለመራመድም ወይም ለመተኛትም በጣም ያስቸግረና። ስለዚህ ሙቀት በጣም መጥፎ ነገር ነውና በጣም ሲሞቅም በጣም መጥፎ ነው። በጣም ሲቀዘቅዝም ያው መልካም አይደለም። ስለዚህ በጣም ሙቀትም ቀዝቃዛም በሆነበት ቦታ ሳይሆን ሞደሬት መካከለኛ በሆነበት ቦታ ለመኖር መልካም ነው። በጣም ሙቀት ቦታዎች ላይ ሰብሎችም ሊበቁ አይችሉም። ምክንያቱም ሙቀቱን መቋቋም አይችሉም። እንስሳትን አራዊትም እዛ ቦታ ሊኖሩበት አይችሉም። ምክንያቱም እዛ ቦታ ላይ በጣም ሙቀት ስላለ ያንን ሙቀት መቋቋም አይችሉምና ያንን ሙቀት ሊቋቋሙት የሚችሉት እንግዲህ የፍጥረት የተባለ ነገር እዛ ላይ በጣም ሙቀት ከሆነ ያንን መቋቋም ስለማይችል እዛ ላይ አይቀመጥም ወይም ሊኖር አይችልም። በጣም ቀዝቃዛም ከሆነ ያንን ቦታ ሰውም ወይም ሌላ ፍጥረታትም ቢሆን ሊኖርበት አይችልም። እና ያን እዛ ቦታ ላይ ወይም እዛ ፕሌስ ላይ እዛ እዛ መንገድ ላይ ወይም እዛ ላይ ሰውም ሆነ እንስሳት ሊቀመጡበት አይችሉም። ስለዚህ ለሰውም ልጅ ሆነ ለእንስሳት ለዕጽዋት መልካም ቦታ የሚባለው መካከለኛ ሙቀት መካከለኛ ቅዝቃዜ ያለበት ቦታ ላይ ብንቀመጥ መልካም ይሆናል። ከዛ ከዛ ውጭ ግን እዛ ላይ ወይም ሙቀቱ ላይ ወይም ቀዝቃዛው ላይ እንቀመጣለን ብለን ብናስብ ወይም በቅዝቃዜ ልክ እንደ ፍሪጅ በጣም ቀዝቅዞን ልንሞት እንችላለን። አስከመሞት ደረጃ የሚያደርስ ነውና የእዛ ላይ በጣም ቀዝቃዛ ወይም በጣም ሙቀት ከሆነ እሳተገሞራ የሚባለው ነገር እሳት ያለበት ቦታ ስለሆነ ያንን እሳት የሰው ልጅ መቋቋም ስለማይችል እዛ ላይ መኖር አይችልም። ስለዚህ ቀዝቃዛ ቢሆንም ደግሞ ያ በረዶ የሚሰራበት ቦታ ነውና ያንም በረዶውን መቋቋም ስለማንችል የሰው ልጅ እዛ ላይ ሊቆ ሊቀመጥ አይችልም ማለት ነው። ስለዚህ እኔ መጠነኛ ሙቀት ያለበት መጠነኛ ቅዝቃዜ ያለበት ቦታ ቢሆን መርጣለሁ። ከዛ በተጨማሪ ደግሞ እንግዲህ ለሰው ልጅ እንግዲህ ከፈጣሪም እንደፈጠረን እኛን በመካከለኛ ሙቀት አድርጎ ነውና ስለዚህ ያንን ሙቀትን ተቋቁመን ያንን ቅዝቃዜ ተቋቁመን መቆም ስለማንችል መካከለኛ ቦታ ላይ ብንቀመጥና ብንኖር መልካም ነው ብዬ አስባለሁ። እንግዲህ ከዚህ በተጨማሪ ያው ሌሎችም ነገሮች ቢኖሩም ይህንን ነገር እንግዲህ እኔ ምን እላለሁ? ምን አይነት የሙቀት መጠን ትመርጣለህ? ተብዬ ብጠየቅ እንግዲህ መካከለኛ ሙቀት ያለበት ቦታ ላይ ብሆን መልካም ነው ብዬ አስባለሁ።